ባህላችሁ ሰርግ እንዴት ይከናወናል ለሚለው ጥያቄ እንግዲህ በኢትዮጵያ ውስጥ ብዙ የሰርግ ባህሎች አሉ። እኔ በምኖርበት በሰሜን ሸዋ የሰርግ ክንውን የሚከነው የሚከናወነው ይህ ማለት በገጠራማ በገጠራማ አካባቢ ማለት ነው። በገጠራማው አካባቢ የሚከናወን የሰርግ የሰርግ አይነት ቤተሰብ በመረጠለት ይህ ማለት ቤተሰብ በመረጠለት ማለት ልጅቷን ቤተሰብ ከወደዳት በኋላ ለልጅቷ ቤተሰብ ሽምግልና ተልኮ። ሽምግልና ተልኮ ለልጁ ልጅ ቤተሰብ ነው የሚመርጥለት ማለት ነው። ሽንግልና ከተላከ በኋላ የእሺታ መልስ ካገኙ ሰርግ ይደገሳል ይጋባሉ ማለት ነው። ይህ ማለት ደግሞ በዚህ በሰሜን ሸዋ ያለው የአንድ የገጠራ የገጠራም አካባቢው ብቻ ነው የነገርኳችሁ። ሌላም ብዙ ሊኖሩ ይችላሉ ይሄን ብቻ ነው